ያው ይሄ ቅጥር ሂደት እንዴት ነው? ለሚለው ምላሼ ስለ ቅጥር ብዙም ዞር ዞር ብዬ አላየሁኝም እኔ ግን እንደ ሀገራችን ስታንዳርድ እንደ አጠቃላይ ሳየው፣ ቅጥር የሚባለው ነገር ያው ትንሽ ደከም ያለ ነው እኛ ጋር አንዳንድ አለ አሉ የተባሉ የግል ቢዝነሶች ካልሆኑ በስተቀር በመንግስት ጉዳይ ላይ ብዙም ተቀጣሪ የለም እና ትንሽ ቀነስ ያለ ነገር ነው ቅጥር ላይ ያን ያክል የሚያስደስተን ነገር የለም ለማለት ያክል ነው ቅጥር ብዙም የለም በቃ ወደ እኛ ጋር። በተለይ አሁን ላይ ቅጥር በሰውና በገንዘብ አድርገውታል። ማለቴ የሆነ ሙሰኝነት ስራ ወይም ኮራፕሽን የሚባል ነገር እየተሰራ ነው ያለው ማለት ኪኪንግ ኮራፕሽን የሚባል ነገር አለ። ጥቀመኝ ልጥቀምህ ወይም የሆነ ገንዘብ ስጠኝና አንተ የምትፈልገውን ነገር ላድርግልህ ወይም ከሆነ ቦታ ላስቀምጥህ የሆነ ስራ ልስጥህ እና ትቀጥላለህ በዚሁ የሚል ሀሳብ ያለበት ነው። እና አሁን ላይ ቅጥር ከኮራብሽን በዘለለ በጣም አስከፊና አስጠልይ ነገር ሆኗል። ገንዘብ ሁላ በመቀበል እየተሰራ ነው። እንዲሁም በሪላቲቭስም በዝምድና ነገር አድርገው ወይም በባለስልጣን ወይም ደህና አቅም ያለው ባለስልጣን ዘመድ ካለ በሱ ምክንያት በቃ ወደ ቅጥር ትገባለህ ለማለት ነው። እና ቅጥር ትንሽ ወደ እኛ ላይ አስቸጋሪ ነው ያው እንደኛ ላሉ ትንሽ ያው ዝቅ ብለን ቀስ ብለን ኮተት ብለን ካልደረስን በስተቀር ያው እንደወጣን ወደ ስራ የምንገባ አይመስለኝም ያን ያክል

የት የድንጋይ ስብስብ ታደርጋለህ? ማለት አዎ በነገራችን ላይ የድንጋይ ስብስብ እኔ አንተ ብዬ አላውቅም። ግን የድንጋይ ስብስብ ማድረጉ በዚን ሰዓት ጥቅም ነው እንጂ ጎዳት የለውም። በእኛ ላይ የድንጋይ መሰብሰብ ወይም ድንጋይ ማጠራቀም ወርቅ እንደመሰብህ ነው እንደመሰብሰብ ነው እየተቆጠረ ያለው እና። ይሄ እንደ ወርቅ እየተቆጠረ ያለ ስለሆነ ድንጋይ መሰብሰቡ ይጠቅማል። በጣም ትወደዋለህ? አሁን ላይ እኛ ላይ ድንጋይ በጣም የተወደደበት ጊዜ ስለሆነ ድንጋይ መሰብሰብ ዋጋ አለው። እንጂ እኔ ያው የሰበሰብኩት ድንጋይ የለኝም አልሰበሰብኩም።

መንዳት ትችላለህ? ይኸው መንዳት ትችላለህ ወይ ለሚለው ጥያቄ ያው እንግዲህ የሚነዳው ነገር ወይም መኪና ሊሆን ይችላል ወይም ኤርፕሌን ሊሆን ይችላል ማብራር ነው መሰለኝ ኤርፕሌን ኤኒዌይስ መንዳት አልችልም። መንዳት አልችልም ምክንያቱም ስልጠናውን አልወሰድኩትም ግን ያን ስልጠናውን ብውስደው በቀላል ዘዴ እና በአጭር ሰዓት መንዳት የምችል ይመስለኛል። ማለቴ አሁን የተማርኩት እስከሆንኩ ድረስ ያው በትምህርቱ በተማርኩት መሰረት። ስራዎችን መተግበር ያንያክል ዲፊከልት አይሆንብኝም። ሶ እና እና ያው መንዳት አልችልም ለማለት ነው።

ማቅረቢያ ማድረግ ትችላለህ? አዎ ማቅረቢያ ማድረግ እችላለሁኝ እኔ ዋይ የማቅረቢያ ማድረጊያዎች ብዙ ብዙ ነገሮችን በመጠቀም የተለያዩ ከስተመሮችን ማቅረብ እችላለሁ። ያው ማቅረቢያ ለማድረግ ወይም ማቅረቢያወችን ስወችን ለማቅረብ የምጠቀማቸው ብዙ ነገሮች አሉ። ለምሳሌ እኔ አሁን በምሰራው ስራ ላይ እንደ ተማሪነቴ እንዴት ላቀርብ እችላለሁ? የሚለውን ጥያቄ መፍጠር አለብኝ። ወይም እኔ ጋር ጥያቄ የፈጠረብኝን ያን ጥያቄ ለሌሎች ሰዎች በመስጠት እነዛ ሰዎች ጋራ ያንን ጥያቄ ሰው ለማድረግ መሞከር እና የዛን ጥያቄ መፍትሄ ማግኘት። ለሁለታችን የሆነ የማቅረቢያ ዘዴ ይፈጥርልናል። ከዛም በዘለለ ደግሞ በቃ አንተ ከጓደኞች ጋራ የብቸኝነት ስሜት እንዳይሰማህ ወይም በቃ ስንገናኝ በማግኝበት ሰዓት ሰላምታ መለዋወጥ እና እንዴት ናችሁ ሰላም ናቸሁ የሚለውን አድቫይስ ነገሮችን ሼር ማድረግ አክቲቭሊይ ኢንቮልቭ ማድረግ። ዋና በዋናነት የምጠቀማቸው ናቸው። ከዛ በበለጠ ደግሞ አሳይመንት ምናምን የሚባሉ ነገሮች አሉ። አሳይመንት በምሰራበት ጊዜ ሁሎችንም ሰብሰብ አድርጎ ስለ አሳይመንት የሆነ ነገር በማውራት ከእነሱ በራ ቀረቤታችንን ወይም እነሱን የማቅረቢያ ዘዴ ግሩፕ መፍጠር እና በዛ ግሩፕ በማውራት በመሰባሰብ መገናኘት እንደውም ስለኛ ስለማንነታችን እንዴት መስራት እንዳለብን እውቅና መፍጠር። ለማቅረቢያነት የምጠቀመው ዘዴ ነው። በዋናነት አሳይመንት በምንሰራበት ጊዜ እንደ ማቅረቢያነት የምንጠቀምበት ዘዴ ነው። ከዛ በዘለለ ለተለያዩ ስራዎች የምንጠቀማቸው ለምሳሌ ያው እኔ ወደፊት የራሴ የሆነ ኢንቨስትመንት ኢንቨስት አድርጌ የሆነ ቢዝነስ ቢኖረኝ። ስለዛ ቢዝነስ ከስተመሮችን እንዴት ማቅረብ እችላለሁ የሚለውን ነገር? ከስተመሮችን የማቀርብበት ብዙ ኬዞች አሉ። ሰምዋን እንደ ፕሮሞሽን ሴል ፕሮሞሽን አለ። ፐብሊክ ፕሮሞሽን አለ። እንዲሁም ዳይሬክት ማርኬት ፕሮሞሽን የሚባሉ ነገሮች አሉ። በቀጥታ ገበያ ላይ በመቅረብ ፕሮሞሽን አድርገህ ልንታቀርብ ትችላለህ። ከስተመሮችን ከዛም ባለፈ ደግሞ አድቨርታይዝመንት በመስራት በፕሪንቲንግ ሊሆን ይችላል። በወረቀት ምናምን አወ በእነሱም ልታደርስ ትችላለህ። በጋዜጣ በኒውስ ፔፐር መልኩ እንዲሁም በኤፍኤም ራዲዮ ዲስትሪቢት ማድረግም ትችላለህ። ለምሳሌ ወደ ገጸር አካባቢ የኤፍኤም ራዲዮች ኢንዱስትሪወች ተደራሽ ይሆናል። እና ሌሎች ሴል ፕሮሞሽን አሃ የኛ እቃ ፕሮዳክት በቃ አሪፍ እንደሆነ ምናምን ለማህበረሰቦቻችን በማስተማር በቃ ጥሩ ነገር በመንገር እኛ የማቅረቢያ ማድረግ እንችላለን ማለት ነው

ከጎረቤቶችህ ጋር ጥሩ ግንኙነት አለህ? አዎ አይ ከጎረቤቶቼ ጋራ ጥሩ የሆነ ግንኙነት ያአለኝ። እኒዌይስ እንደየ ሁኔታው ይወሰናል። መጥፎ ግንኙነት የለኝም እንጂ ግን ያው ብዙም አልቀርባቸውም አሉ። እና ሞር የተቀራረብኳቸው ጎረቤቶቼ እንዴ ኤኒዌይስ ጥላቻ ምናምን የለም ግን ብዙም አንቀራረብም በሚለው ነው። እንጂ ከብዙዎቹ ጋር እንቀራረባለን የተለያዩ ስራዎችን በጋራ እንሰራለን። እና እነሱ እሷን እሷን እንሰራለን ሶ ስራዎችን በጋራ በመስራት። ችግራችንን እንፈታለን ጽሉም እናደርጋለን ሶ ይሄ ጥሩ ግንኙነት መኖራችንን ነው። እቺ ስራችንን በጋራ መፍታት እና እንዲሁም ለምሳሌ የስራ ብቻ ሳይሆን የተለያዩ መከራዎችና ደስታዎች በሚከሰት ጊዜ ስራና መከራዎችን በአንድ ነገር የምንሰራበት ሂደት አለ። ያ ያ ሁሉ አንዱ የጎረቤት ጥሩ ግንኙነት መገለጫ ነው። ከዛ በዘለለ ደግሞ ከዛ በዘለለ ደግሞ አዎ። እቃዎችን ምናምን እንዋዋሳለን እኛ ላይ ያሉ እኛ ላይ የሌሉ እቃዎችን ምናምን እንዋዋሳለን። ማለት ነው።